ስብሰባ የምናደርገው በሳምንት አንድ ጊዜ ነው። ምክንያቱም ስብሰባ የሳምንቱን ማንኛውንም የስራ ሁኔታ ለመገምገም ስንፈልግ ስብሰባ በሳምንት አድርግ ጊዜ እናደርጋለን። ከዛ ስለ ሳምንት ሙሉ የሰራነውን ስራ ስለ አንዳንድ ተግዳሮቶችና የስራ ሁኔታዎች